የቀረ ምግብ ትበላለህ? አዎ እኔ የቀሩ ምግቦችን እበላለሁ ምክንያቱም አሁን ቤት ውስጥ የቤተሰባችን አንድ ላይ ተሰብስበን ከበላን በኋላ ምግብ ምናምን በሚተርፍበት ጊዜ እኔ የቀሩ ምግቦችን እበላለሁ ማለት ነው። እናም የቀረ ምግብ መብላት በጣም ያስደስተኛል። ይህን ማደርግበት ምክንያት ምክንያቱም አሁን ምግቡ ከተረፈና ወጥቶ ከሚደፋ ይልቅ የተረፈውን ምግብ እስከምደፋው ይልቅ ብበላው በጣም ያስደስተኛል።

ሹራብ መስፋት ትችላለህ አይ እኔ ሹራብ መስራት አልችልም እና መስፋትም አልችልም ማለት ነው ምክንያቱም አብዛኛውን ጊዜ እኔም እኔ የምለብሳቸዉን ልብሶቼን የምገዛው ሱቅ ውስጥ የሚሸጡ ልብሶችን ነው የምገዛው ከመስፋት ይልቅ ሱቅ ውስጥ መግዛት ያስደስተኛል ምክንያቱም አንደኛ ሹራብ ለመስራት እውቀትና ሙያ ያስፈልጋል እናም ብዙ ጊዜ ያስፈልጋል እናም ያንን ብዙ ጊዜ ስለማላገኝና ለሹራብ ለመስራትም ብዙ እውቀት ስለሌለኝና ያን ለመስራትም ልምምድና ያንን ስራ እንዴት እንደሚሰራ የሚያሳይ ሰው ስለሚያስፈልግ እኔ ሹራብ መስፋት አልችልም አብዛኛው የምጠቀማቸውን ልብሶቼን የምገዛው ሱቅ ውስጥ ነው ሱቅ ውስጥ የምፈልጋቸውን ልብሶቼን መርጬ ገዝቼ ነው የምመጣው። እናም ሹራብ መስራት አልችልም።